እኔ የማስታውሰው ልዩ በዓል ሁለት ሺህ አስራ አራት አካባቢ የተከበረው የኢዳላ ፈጠር በዓል ነው። በዛን ቀን በጣም ለስ የሚል በዓል ነበር። ከአሜሪካም የተለያዩ ዘመዶቻችን መጥተው ስለነበር በጣም ነው የማስታውሰው ይሄን ቀን በዚህ ቀን የተለያዩ እርዶችን አከናውነን በጣም በጣም በአሪፍ ቃን ስላሳለፍነው ይሄን ቀን በጣም ነው የማስታውሰው። ሌላ የማስታውሰው ሁለት ሺህ አስራ ሶስት አካባቢ የተፈጠረው የኢደላላ ደሃ ወይም ደግሞ የአረፋ በዓልን ነው። በዚያ ቀን የተለያዩ ዘመዶቻችን ከአውስትራሊያ መጥተው ስለነበረ በጣም ልዩ የሆነ በዓልና ከተማ ወጥተን የተጽናናንበት ቀን ነበር። ስለዚህ እነዚህ ሁለቱ በዓላቶች በጣም ነው የማስታውሳቸው

የአመራርነት ሚና አለኝ እኔ በአመራርነት ከሰባት አመት በላይ ሰርቻለሁ። ሁለት አመት አካባቢ በወረዳ ሰርቻለሁ ወረዳ ላይ በአመራርነት ስሰራ የተለያዩ ስብሰባዎች በሚካሄዱበት ሰዓት አሪፍ የሆነ ልምድ ስላለኝ እኔ ያኔ ያክል አልቸገርም በሰዎች መካከል ቆሜ መናገር በደንብ እችላለው። እንደገና ደግሞ በዞን ዞንም ለሶስት አመት አከባቢ በአመራርነት ሰርቻለሁ በዚህ በሁለቱም በአመራርነት ስሰራ ያን ያክል አልቸገርም ሰዎችን እንዴት ማስተዳደር እና እንዴት መምራት እንዳለብኝ አውቃለው።

እኔ የምወደው መክሰስ ብዙ ጊዜ ዳቦ በስጎ ነገር ወይም ደግሞ ፓስታ ይመቸኛል። ፓስታ ዘጠኝ ሰዓት ተኩል ጀምሬ ሰርቼ እስከ አስር ሰዓት ከአስር ይደርስልኛል ከዛ በኋላ መክሰሴን ፖስታ ይመቸኛል። ካልሆነ ደግሞ የሆነ ቀለል ያለ ነገር መኮሮኒ ወይ ደግሞ ሩዝ ነገር ወይም ፋስት ፉድ በአጠቃላይ መክሰስ ላይ ይመቸኛል። ከዚህ በተጨማሪ መክሰስ ላይ የሆነ አጠር ያለችን ጁዝ ነገር ባገኝ በጣም ይመቸኛል

ደሞዝ በወሩ መጨረሻ አካባቢ ከቀን ሃያ አምስት ጀምሮ በወሩ ሃያ አምስት ጀምሮ እስከ ሰላሳ ባሉት ቀናቶች አገኛለሁ። ከመንግስት የምሰራውን በግሌ የምሰራቸውን ደግሞ በቀን ሃያ አንድ አካባቢ ጀምሮ ያሉት እነዚህ እነ ቲክቶክ እነ ዩቲዩብ የሆኑ የመሰሉ ፕላትፎርሞች በዛ ሰዓት ይለቁልኛል። እና ከመንግስት የምሰራቸው ስራ ብዙ ጊዜ የሚለቀቀው ከዘገየም እስከ ወሩ በዛኛው ወር አምስት ድረስ ስድስት ድረስ ሊቆይ ይችላል። ነገር ግን ብዙ ጊዜ በሃያ አምስት በሃያ ስድስት ነው የሚለቀቅልን